ጥያቄው? ባይገባኝም ሃይማኖታዊ ግብር አከብራለሁ። እኔ ሙስሊም ነኝ። ኢድ ረማዳን አራፋ እንደዚህ ሃይማኖታዊ በዓላትን አከብራለሁ። እና ሌላ ነገር የማከብረው ነገር የለኝም።

አዎ ልብስ የማጥበው በእጄ ነው። ማሽን ስለሌለኝ ሁል ጊዜ ልብሳችንን የምናጥበው በእጃችን ነው የምናጥበው። ማሽን የለንም። ቢያንስ በሳምንት ሁለት ቀን ሶስት ቀን እናጥባለን። እሱንም የምናጥበው ደግሞ በእጃችን ነው። በእጃችን ብቻ ነው የምናጥፋው።

ያመራር ሚና አለኝ አንድ ሰው ያመራር ሚና አለው የሚባለው አንድም ሰው ወይም ደግሞ ሁለቱም ሰው የሚመራ ከሆነ ይሄ ሰው ያመራር ሚና አለው ይባላል። ስለዚህ እኔ ቤቴን እመራለሁ። እቤተን እምመራ ስለሆነ ስለዚህ እኔ ቤቴን እመራለሁ ቤተን እምመራ ስለሆነ።

ቦርሳ ቦርሳ ተጠቅሜ አላቅም። ማለት የዋሌት ቦርሳ ከሆነ ዋሌት ቦርሳ ተጠቅሜ አላቅም። የልብስ ቦርሳ ከሆነ ጠቁር ቦርሳ እጠቀማለሁ። እና ደግሞ አነስ ያለ ትንሽዬ ቦርሳ ነው የምትጠቀመው።

እኔ የምወደው መጽሐፍ ፍቅር እስከ መቃብር ነው። ምክንያቱም ፍቅር እስከ መቃብር የወደድኩበት ምክንያት። በቃ ሁሉም ነገር የህይወት መሰረት የሆነው አንደኛው እና ዋነኛው ፍቅር ስለሆነ። ሁልጊዜ የሚያስተማረው ስለ ፍቅር ነው የሚሰብከው ስለ ፍቅር ነው። እና ፍቅር እስከመቃብር የኔ በጣም ምርጡ መጽሐፍ ነው

ጠዋት በስራ የማደርገው ከቤት እንደሄድኩኝ ጠዋት ላይ ሱቅ እከፍታለሁ። ሱቄን ከፍቼ እቃ አውጥቼ እደረድራለሁ በቃ ከዚህ በላይ የማደርገው ነገር የለም ሱቅ ከፍቼ ቁጭ ማለት ብቻ ነው። ሌላ ምንም የምሰራው የለኚም።

አኡዙቢላሂ ሚነሸይጧንረጅም ኧረ ማደንዘዝ አልወድም። ማደንዘዝ የሚባል ነገር ሲጀመር እኔ መውደድ ይቅርና ጭራሽ አላቀውም። ማደንዘዝ ሲባል ልስማንጅ እኔ ማደንዘዝ ማለት ምን ማለት እንደሆነ በራሱ። በቅጡ አላቀውም

አንድ ብርድ ልብስ ብቻ ነው ያለን። እሱን ብቻ ነው ምለብሰው። በቃ እሷን ነው እያጠብኩኝ እያጠብኩኝ ከፎታ ጋር እያቀያየርኩኝ ምለብሰው። ያለችኝ አንድ ብርድ ልብስ ብቻ ናት እሷን ነው ምትጠቀመው። ምናልባት ወደፊት እገዛለሁ ብዬ አስባለሁ አንድ ሁለት ሶስት አራት ብርድ ልብስ አደርገዋለሁ